እንደገና ጥቅም ላይ ማዋል ታደርጋለህ? የሚለው ጥያቄ በጣም ምርጥ ጥያቄ ነው። አብዛኛው ጊዜ ብዙ ነገሮች ላይ እንደገና ጥቅም ላይ እንዲውሉ እናደርጋለን። ለምሳሌ ሃይላንዶችን ተጠቅመን እንደገና ጥቅም ላይ እንዲወሩ የተለያዩ ቤት እቃዎችን ለምሳሌ ሳህኖችን ጥቅም ላይ እንዲውል እናደርጋለን። ስለዚህ ይሄ ማለት በጣም ጥሩ ሀሳብ ነው። ለምሳሌ ብናይ ውሃውን ተጣጥበን ቆሻሻ ውሃውን አትክልት በማጠጣት እንደገና ጥቅም ላይ እንዲውል እናደርጋለን። ብዙ ነገሮች ላይ ብዙ ነገሮችን ጥቅም ላይ እንዲውሉ እናደርጋለን። ይሄ ማለት ደግሞ በአንድ በአንድ ድንጋይ ሁለት ወፍ እንደሚባለው በአማርኛ ሁለት በአንዴ አንድ ነገርን በሁለት የመጠቀም ማለት ነው። ይሄ መለመድ ያለበት ጥሩ ነገር ሲሆን ለምሳሌ ያክል ውሃውን ብንወስድ ውሃውን የተለያዩ እቃዎችን አጥበን እግራችንን አጥበን አካባቢ ያለው ሳር ላይ ብንደፋ ይሄ ማለት ጥቅም ላይ አዋልነው ማለት ነው። ስለዚህ ይሄ በጣም ምርት ሀሳብና መለመድ ያለበት ሀሳብ ስለሆነ ሁሉም ሰው ማድረግ አለበት ብዬ አስባለሁ። በእኔ በኩል ስለዚህ እኔ አብዛኛው ጥቅም ላይ የማውለው ነገር ቢሆን ውሃውንም ነው። ውሃውንም ልብሶቼን፣ እግሮቼን ምናምን አጥቤ አትክልቶቼ ላይ አደርጋቸኋለሁ። ይሄ ማለት ደግሞ የውሃ ጥራትን ውሃ ጥራት እንትን ሲሆን የውሃ ጥራትን እንዲያሻሽል እናደርጋለን። ማለት ውሃ አገኘን ብለን መጠጥ የሚሆነውን ውሃ አትክልት ላይ ብናጣጣው ለምሳሌ ይሄ ጥሩ ስለማይሆን ይሄ ጥሩ ስለማይሆን ሪዩዝ ወይም በእንግሊዘኛው ሪዩዝ እንደምንለው በአማርኛ እንደገና መጠቀም ማለት ነው። ጥቅም ላይ የዋሉትን ነገሮችን እንደገና መጠቀም። አሁን ለምሳሌ በውጭ ባደጉ ያሉት ሀገራት ላይ ለምሳሌ ውሃውን ሪሳይክል በማድረግ እንደገና በማከም መጠጥ ውሃ የሚውልበት ሁላ አለ። ይሄ ማለት ደግሞ ቴክኖሎጂ ባደገበት ሀገር ስለሆነ እኛ አካባቢ ይሄ ነገር አይሆንም ማለት ነው። ለእኛ አካባቢ ይሄ ነገር የማይቻል ነገር ነው።

ጫጫታ ታገኝ ታገኝበት ትችላለህ አዎ ጫጫታ በተለይ ለህይወታችን የተለያዩ ስራዎችን ለመስራት በጣም የሚያስጣላ ወይ በጣም ሚረብሸን ነገር ሲሆን ለምሳሌ ይሄን ሳይለንሲኦ ቮይስ ሪከርድ እየሰራን የተለያዩ ጫጫታዎች አሉ። ለምሳሌ ዘፈን ሚበዛበት አካባቢ ብንሄድ ለምሳሌ ጭፋራ ቤት አካባቢ እና የተለያዩ ጣውላ ስራዎች ጋራዥ የተለያዩ ማሽኖች በሚጮሁበት አካባቢ ኢንዱስትሪዎች አካባቢ ብንሄድ አሁን ለምሳሌ በጣም ጫጫታ ያለበት ቦታ አለ እና ስለዚህ ይሄ ደግሞ ለምንሰራው ስራ በጣም ጥሩ አይደለም። ይሄ ስራ ውጤታማነትም ይቀንሳል። ለምሳሌ ይሄ ብዙ ጊዜ እየረበሸን ይገኛልና ስለዚህ አሁን እየቀረጽኩ ቮይስ ሪከርድ በምንሰራበት ሰዓት በተለይ ጫጫታ ማይበዛበት ቦታ መሆን ጥሩ ነገር ነው። ለምንሰራው ስራም ጥሩ ውጤታማ ያደርገናል። የሚወድቅ ስራም የለም ማለት ነው። ስለዚህ ጫጫታ በማይሆንበት ቦታ በመሄድ የተለያየ ጸት ያለበት ቦታ በመግባት መስራት እንዳለብን ያሳስባል። ህጉም መማሪያውም እንደዛ ነው ሚፈቅደው እና ለኛም የተለያዩ አሁን እኔ ተማሪ ስለሆንኩኝ ጫጫታ በሚገኝበት ቦታ በመሄድ ማጥናት አልችልም ማለት ነው። ይሄ ደግሞ በጣም ውጤታማ አያደርግም። ምክንያቱም ጫጫታ ማለት የምንሰራውን ስራ ሌላ ይሰርቀናል ለምሳሌ ቮይስ ሪከርድ እያረኩኝ የማስበውን ሀሳብ ትቼ እዛ ጫጫታው ላይ በማለት በሚወራው ወሬ ላይ ልቤ ይሄዳል ማለት ነው። ስለዚህ እዚህ መናገር ስችል የምናገረው ሀሳብ በመሰረቅ ምሰራው ስራ ላይ አላተኩርም ማለት ነው። ስለዚህ ጫጫታ በማይበዛበት ቦታ ሄደን መቅረጽ እና ይሄን መሰራት እንዳለብን ስለዚህ ሳይለንሲዮ ካምፓኒም አንደኛው ህግ ብሎ ያስቀመጠው ጸጥ ያለ ቦታ ወይም ጫጫታ ከሌለበት ቦታ ሆናችሁ ስሩ ስላለ እኛም እየፈለግን ቦታ እየፈለግን እየሰራን እንገናኛለን ማለት ነው።

የምትወደው መክሰስ ምንድነው? የሚለው ስለዚህ መጀመሪያ እኛ ጋር የምንበላበት ወይም የምግብ ሰአቶችን በመናገር መቼ መቼ እንደምንበላ መቼ መቼ ምን አይነት ምግብ እንደምንበላ ለመግለጽ እሞክራለሁ። ለምሳሌ እኛ ሀገር አንፃር በኢትዮጵያ አንፃር ሶስት ጊዜ እንበራለን ማለት ነው። በቀን ለምሳሌ ጠዋት ቁርስ ላይ ምሳ እራት እና ማክሳስ እንግዜም ብዙም የተለመደ አይደለም አንዳንድ ቦታዎች ነው እንጂ የሚበላበት አብዛኛው ጊዜ የሚበላበት ቦታ የለም ማለት ነው። ስለዚህ እኔ እንደምናገር ለምሳሌ መክሰስ እኔ አብዛኛው ጊዜ ትንሽ ነገር ለመቅመስ ያክል ካለ ነው። የምበላው ያውም አብዛኛውን ጊዜ አልጠቀምም ስለዚህ መክሰስ ቀለል ያለ ምግብ ነው። ምክንያቱም እራት ላይ ብዙ ስለምንመገብ ጥሩ ምግብ ስለምንመገብ መክሰስ ላይ ትንሽ የሆነ ነገር ነው አብዛኛው ጊዜ ለምሳሌ ደቦ ሊሆን ይችላል። ቆሎ ነገሮች ሊሆኑ ይችላሉ እነሱን ነው በትንሹ ምንቀምሰው ለምሳሌ እኔ በጣም የምወደውና እንዳያልፈኝ ማልፈልገው ቁርስ ነው። ምክንያቱም ቁርስ ለጠዋት ኢፌክቲቭ እንድንሆን ለስራው ውጤታማ ለመሆን ቁርስ መብላት አለበት የሰው ልጅ ብዬ የማስብ ሰው ነኝ። ስለዚህ እኔ ከመክሰስ ይልቅ ቁርስ ላይ ነው ማተኩር አብዛኛው ጊዜ። ማክሰስ ያው እንደው ቡና ቁርስ ቡና ቁርስ ብቻ ይበቃኛል ማለት ነው። ማክሰስ ላይ ብዙም አይደለሁም። እኔ በሶስቶች ላይ ግን ማለፍ እንዲፈልግ አልፈልግም። ያውም መርጬ ጥሩ ምግብ ለሆድ የሚስመማኝን እና ጠንከር ያለ ሆድም የሚያጠግበውን። ቁርስ ላይ ምሳ ላይ እና እራት ላይ ነው አብዛኛው ጊዜ ትኩረት የማደርገው እንጂ መክሰስ ላይ ብዙም አይደለሁም መክሰስ። አብዛኛው ጊዜ እንደ ኢትዮጵያ ብናይ መክሰስ ብዙም የተለመደ አይደለም ማለት ትንሽ ነው። የተወሰኑ ቤቶች ላይ ነው እንጂ አብዛኛው የሚበላ ትንሽ ትንሽ ነው ሁሉ ሰው የሚመገበው። ለምሳሌ ብናይ እኛ ማደግ ላይ ያለን ሀገራት ስለሆነ ብዙ ጊዜ ትንሽ ነገሮችን ነው የምንመገበው እንጂ እንትን አንልም። አናበዛም ምክንያቱም እኛ አሁን ለምሳሌ በእኛ ቤተሰብ አንፃር ስናይ ቁርስ አያልፈንም ጾም በሚሆንበት ጊዜ ነው እንጂ አብዛኛው ጊዜ ቁርስ ከቡና ጋር እንመገባለን። ከዛ ምሳም እንዲሁ በጣም ምርጥ የሆነ ምግብ አይነት ምናምን ሆዳችንን ያዝ የሚያደርገው እንበላለን። መክሰስ ላይ የህፃናት ማለት ከእኛ እድሜ ትንሽ የቤት ህፃናት ነው እንጂ አብዛኛው የሚበሉ እኛ ማክሰስ ላይ ቡና ቁርስ ነገር ነው የምንቀምሰው። እንጂ አብዛኛው ጊዜ ማክሰስ የተለመደ አይደለም። እኛ ቤት አንሳር ብናየው እንጂ ጥያቄው የምትወደው መክሰስ ምንድነው? ለሚለው ጥያቄ መልስ የሚሆነኝ ቃል ያሉ ያሉ ምግቦች ላይ ነው አብዛኛው ጊዜ መክሰስ ላይ የምመገበው። ስለዚህ በዚህ ያዝልኝ እኔ ትኩረቴ ሶስቶችን በተለይ እራት እራት በጣም የሚያስፈልገኛል። እራት ለምንድነው የምፈልገው? ለነገ እስከ አዳሩን የሆነ ስራ ስለሚሰራ ለዛ እንድጠነክር ብዬ በጣም ጠንከር ያሉ ምግቦችን እራት በምመገብው

ሌሎችን መርዳት ትወዳለህ ይላል ጥያቄ በጣም ምርጥ ጥያቄ ነው? ምክንያቱም እኔም በቸገረኝ ሰዓት ብዙ ሰዎች ረድተውኝ ስለሚያውቅ በጣም የምወደው እለት እለት ተግባር ነው። ይሄ ሌሎችን መርዳት የሚለው መርዳት ስንል መጀመሪያ በገንዘብ አይደለም ሰው ሁላ መርዳት የሚለውን ቃል ሲሰማ ገንዘብ በገንዘብ ብቻ መርዳትን የሚያስበው ሰው ሲረዳ በብዙም መልክ ይረዳል። ለምሳሌ በሀሳብ በጉልበት እና በገንዘብ ምክንያቱም ይኸው እኔ አሁን አብዛኛው ጊዜ በጣም የምወደውን የማከብረው ጓደኛዬ በቸገረች ሰዓት ሳይሆን የሆነ ግራ ተገባው ዲፕሬሽን ውስጥ በገባሁበት ሰዓት በጣም በሀሳብ በመርዳት በጣም በጣም ጥሩ በቃ። እስታሁን ካለኝ ጓደኞቼ የምወደው እዛን ጊዜ እዛን ሰዓት በደበረኝ ጊዜ መጥቶ የረዳኝ ጓደኛዬ በሀሳብ በመከፈሉ አይዞ በማለቱ በማገዙ በጣም ነው። የምወደው ስለዚህ ሰውን ስንረዳ በዚህ በሶስት መንገድ መርዳት እንዳለብን አስባለሁ ምክንያቱም ሰው የሚረዳው በሀሳብ ነው ምክንያቱም ሀሳብ መርዳት የሚያስፈልግበት ጊዜ የራሱ ይሆናል አለ። በገንዘብ የምንረዳበት የራሱ ጊዜ አለ እና በጉልበት የምናግዝበት የራሱ የሆነ ሰዓት አለው። ስለዚህ እኔ አሁን ማስታውሰውና እንትን የምለው በሀሳብ ያረዳኝ ሰው ነውና ስለዚህ ብዙ ጊዜ እኛ ሰዎችን ስንረዳ በብዙ ነገር እንረዳለን እኔ ለምሳሌ የምረዳው በሶስቱም መንገድ ነው። ምክንያቱም አካል ጉዳተኞችን በአካል አግዛችኋለሁ በውሃ በመቅዳት ቤታቸውን በማጽዳት ልብሳቸውን በማጠብ እያገዝኩ እገኛለሁ። ሌላኛው ደሞ በገንዘብ ብዙ ጊዜ ትንሽ በአቅማችን የተለያዩ ሰዎችን እያወጣን እናግዛለን ለምሳሌ ህክምና የሚያስፈልገውን ሰው ትንሽ ትንንሽ ገንዘቦችን በማውጣት እናግዘዋለን ህክምና በሰአቱ እንዲደርስ እናደርገዋለን ማለት ነው። ይሄ በጣም አሪፍ እገዛ ነው። ሶስተኛው ደግሞ እንደ እኔ ሀሳብ ማለት በጭንቀት ያሉትን ሰዎችን በጣም እናግዛቸዋለን እናጽናናቸዋለን ይሄ በጣም ጥሩ ነው ጥሩ የሚባል እገዛ ነውና። ስለዚህ ሁሉም ሰው ሰውን የሚያግዘው ሰው በመሆን ብቻ ነውና በጣም ጥሩ ነገር ነው ሰው አብዛኛው ጊዜ ማገዝ አለበት ብዬ የማስበው በዚህ በዚህ ነው። ስለዚህ ሰውን መርዳት ሰው መሆን ብቻ በቂ ነው ጥሩ ሀሳብ ነው። ጥሩ ጥያቄ ነው። ሰዎችን መርዳት ትወዳለህ? መልሴ በጣም አዎ በሶስቱም መንገድ ቅድም በተነገርኩት በሶስቱ መንገድ ሰዎችን እያገዝኩ እገኛለሁ። ለወደፊትም የሚቀጥል ነው የሚሆን ምክንያቱም አሁን አግዘን አሁን ምንተው ነገር አይደለም። ህይወታችንን ማህበራዊ ኖሮ ስንኖር ይሄ ሶስቶችን ነገር ሰዎችን መርዳት የሚል ሀሳብን በጣም ሰው ጋር ማህበራዊ ኖሯ ላይ ያኖራልና። ስለዚህ ማገዝ ያለብን ነገር ነው ብዬ ነው የማስበው

መንዳት ትችላለህ? አዎ መንዳት ብዙ ነገር ቻውን አለ አዛኛው ጊዜ ለመኪናን ነው የምንጠቀመው ለምሳሌ ሞተር ሊሆን ይችላል ሳይክል ሊሆን ይችላል ማሽከርከር መንዳት በጣም እነዚህ ሶስቶች ለተሽከርከሪዎች የሚሆን ቃል ነው። ለምሳሌ የጥያቄ ስለዚህ እኔ መኪና መንዳት እስከአሁን አልጀመርኩም። ለወደፊት ግን ለመንዳት ብዙ ትምህርቶችን የወሰድኩ እገኛለሁ። ለምሳሌ ትንሽ ትምህርት ስንል ለምሳሌ ስነልቦናዊ ትምህርት አለ ሾፌር ስትሆን ጫናዎች አሉ። እለት እለት የሚፈጠሩ አደጋዎችን ስለሚያሰጉ መጀመሪያ ሰው ልጅ በስነልቦና ጽኑ መሆን አለበት። ሹፌር ለመሆን ይሄ በእኔ አስተሳሰብ አንፃር ነው የምናገር ማወራ። ስለዚህ እኔ የተለያዩ ትምህርት ኮርሶችን አሰየወሰድኩ እገኛለሁ ምን አይነት ስነልቦና መኖር አለበት? አንድ ሰው ሾፌርው ለመሆን ቅድሚያ ሁለተኛው ደግሞ ትምህርት መንጃ ፍቃድ ትምህርት። ዝም ብሎ እንደ ሀገር ማደግ ላይ ያሉት ሀገራት አሁን ለምሳሌ አንድ ስራ ዘርፍ ወይ አንድ ስራ መስክ አርጉው የወሰዱት ትምህርት የወደኩት ሰነፎች ናቸው። አብዛኛው ጊዜ አብዛኛው ብዙ ሾፌራ የሆኑት አብዛኛው ጊዜ አካዳሚክ ትምህርቱ ላይ ሰነፍ የሆኑና ሰነፍ የሆኑ ሰዎች ናቸው አብዛኛው ጊዜ። ሾፌር የሚሆኑ እኔ ግን እንደዛ አደለዉም። ምክንያቱም አሁን ዩኒቨርሲቲ አራተኛ አመት ተማሪ ነኝ። ቀጣይ እንደወጣሁ ቀጥታ መንጃ ፍቃድ ለመጀመር ቅድመ ዝግጅቶችን እያረኩ ነው ስነ ልቦና እንትን እያረኩ ነው። የተለያዩ ተሽከረካሪ ላይ የተጻፉ መጽሐፍቶችን እያነበብኩ ነው። ምክንያቱም የተሻለ እውቀት ለማገኘት ሲባል የመጀመሪያው ሾፌር ከመሆኔ በፊት መጀመሪያ ሾፌር ለሾፌር የሚሆኑ ነገሮችን ማወቅ አለብን። ከዛ የተለያዩ ላይት ምናምን ምልክቶች አሉ መንገድ እሚቀመጡ እነሱን በአግባቡ መረዳት አለብን። ከዛ በኋላ ነው ወደ ሹፍርና አለም መግባት ያለብኝ ብዬ መጀመሪያ ቅድመ ሁኔታ እየተዘጋጀሁ እገኛለሁ። እንደዚህ ስለሆነ አሁን ትምህርት ላይ ነኝ ቀጣይ ደግሞ መንጃ ፍቃድ በፕራክቲካል በተግባር ለማየት እሞክራለሁ ማለት ነው። ስለዚህ ይሄን እያደረኩ እገኛለሁ አሁን። አሁን ባለውበት እንትን መንዳት አልችልም። ግን የሳይክል እና ሞተር ግን እችላለሁ። ስለዚህ በትንሹ አሁን እኔ የምለማመደው መንዳትን በባጃጅ ነው። ከዛ ቀጥሎ ታክሲዎቹን ከዛ በኋላ የህዝብ ደረጃ አንድ ደረጃ ሁለት እስከ ትልልቅ መኪና ሀገር አቋራጭ መኪናቸውን መንዳት ነው ደስ የሚለኝ። ምክንያቱም ተሳቢዎችን አገር አቋራቾችን ቦቴዎችን መንዳት ደስ ስለሚልኝ በቃ ያለኝ ፍቅር ሌላ ነው። ምክንያቱም እነዛን ለመያዝ ግን መጀመሪያ በትንሿ ባጃጅ መጀመር አለብኝ ብዬ እያሰብኩ ስለሆነ በትንሿ በባጃጅ ነው ምጀመር ብዬ እያሰብኩ ነው። ስለዚህ በጣም ፍላጎት አለኝ ለወደፊት የምሰራበት ስራ ዘርፍ ነው። ሾፌር መሆን ስለዚህ መንዳት አሁን ባለውበት በዚህ ጥያቄ መሰራት አልችልም እዘጋለሁ ማለት ነው

ጨው ብዙ ትወዳለህ? ያው አሪፍ ጥያቄ ነው ጨው የበዛበት ነገር በጣም ደስ ይላል። ምክንያቱም ጨው ብዙ ጥቅም ስላለው ነው እንደዚህ የምልህ። ጨው ለሰው ልጅ ህይወት ውስጥ በጣም አሪፍ ነው ለአእምሮ አሪፍ ነው። የተለያዩ ጥቅሞች አሉት ለምሳሌ ጨው የበዛውን ስንመገብ አንዱ ውሃ በጣም እንድንጣጣ ያደርገናል። ሌላኛው ደግሞ ለአእምሮአችን አሪፍ ነው ለምሳሌ አዮዲን ጨው አሪፍ ነው ተብሎ በሳይንስ የተረጋገጠ ነው። ስለዚህ አዮዲን ጨው ጥሩ ነገር ነው ብዬ አስባለሁ። በእኔ በኩል ስለዚህ በጣም ብዙ ጥቅሞች አሉት ብዬ ነው የሚያምነው። አሪፍ ነው

በምንጣፍ ላይ ትቀመታለህ አሪፍ ጥያቄ ነው? አብዛኛው ጊዜ እኔ ምንጣፍ ላይ መቀመጥ ደስ ይለኛል። ምክንያቱም ምንጣፍ አንደኛ ንጹ ነው ጽዱ ነው አብዛኛው ጊዜ ምንጣፍ ላይ በመቀመጥ የተለያዩ ስራዎችን እሰራለሁ። ለምሳሌ በማንብበት ጊዜ ከላይ ከወንበር ከመቀመጥ ይልቅ ምንታፍ ላይ ተቀምጬ አነባለሁ ምክንያቱም በጣም ምቹ ነው። አንዱን እግሬን አያንጣላጥልም። ሌላኛው ደግሞ እንደፈለኩኝ ህኝ መቀመጥ ማለት በፈለኩት ስታይል አድርጌ መቀመጥ ስለምችል ምንታፍ ላይ መቀመጥ በጣም ደስ ይለኛል። ምክንያቱም ምክንያቱም ምንታፍ ምመርጥበት ምክንያት አንዱ ወንበር ላይ በሚቀመጥበት ሰዓት እግሬ ስለሚንተላተል እግሮቼ እንትን ይላሉ ይዳክማሉ። እና ስትራፖ ይዘኛል። እንደዛ ከማድረግ በምንታፌ ላይ በመቀመጥ አንዴ በመተኘት አንዴ ደግሞ እንደፈለኩኝ በመቀመጥ የምፈልገውን አይነት ስራዎችን መስራት እችላለሁ። ለምሳሌ ምንጣፍ ላይ በመቀመጥ የምሰራቸው ስራዎች አንደኛ ማንበብ ነው። ሳነብ ወንበር ላይ ከመቀመጥ ይልቅ ምንጣፍ ላይ ደስ ይለኛል። ምንጣፍ ላይ እንዳሻ እንደፈለኩኝ ስለምቀመጥ ደስ ይለኛል። ሁለተኛ ደግሞ ምንጣፍ ላይ በመቀመጥ የተለያዩ ስራዎችን እሰራለሁ ለምሳሌ ስመገብ ምንታፌ ላይ ቁጭ ብዬ በእጄ ላይ ምግቦቼን ሄጄ በጣም እበላለሁ ማለት ነው። ስለዚህ ይሄም አንዱ ስራዬ ነው። ሌላኛው ደግሞ በምንጠፍ ላይ በመቀመጥ የተለያዩ ጓደኞቼ ጋር ዘመዶቼ ጋር የተለያዩ ጨዋታዎችን እጫወታለው። ለምሳሌ ከዚህ ከጨዋታ መሃል አንዱን ብነግራችሁ እንትንኑ ካርታ የሚባል ጨዋታ አለ። ካርታዎችን ከምንታፍ ላይ በመሳለፍ እንጫወታለን። ሶስተኛው ምንታፍ ላይ ሆኜ የምሰራቸው ስራዎች ቲቪን እመለከታለሁ ማለት ፊልም እና የተለያዩ የቲቪ ፕሮግራሞች ላይ በምንጣፍ ላይ በመቀመጥ አያለሁ እቀጣጠራለሁ ይሄ ደግሞ ለኔ እንድቀመጥ አሪፍ በጣም ምቹ ሁኔታ ይፈጥርልኛል ማለት ነው። ስለዚህ በምንታፌ ላይ በመሆን በጣም በርካታ ስራዎችን እሰራለሁ። ወንበር ከመቀመጥ ይልቅ ሶፋ ላይ ከመቀመጥ ይልቅ ምንታፌ ላይ መቀመጥ በጣም በጣም እወዳለሁ። ስለዚህ በዚህ ጥያቄ መሰራት ምንጠፍ ላይ ትከመጣለህ ወይ በጣም? አዎ ነው መልሱ እና በጣም ደስ ይለኛል ምንጣፍ ላይ መቃመጥ

በመንገድ ላይ ምግብ ትገዛለህ? ይሄ አሪፍ ጥያቄ ነው። አብዛኞቹ ሰዎች እኔን ጨምሮ በመንገድ ላይ ምግቦችን ይገዛሉ። መንገድ ላይ የምንገዛው ምግብ ምን አይነት ምግብ ነው የሚለውን ስናይ ቀለል ያለሉ በትንሽ ዋጋ ሊገዙ የሚችሉና ቃላል ብለን ምን ምንበላችሁ ለምሳሌ በለስቲክ የሚያዙ የሆነ የታሸጉ ምግቦችን እና የተለያዩ ምግቦችን ለምሳሌ ብዙ አይነት መንገድ ለሚሸጡ ምግቦች አሉ አብዛኛው ጊዜ ይገ እንገዛለን እኔንም ጨምሮ ግን እነዚህን ምግቦችን የሚገዛ ምን አይነት ሰው ነው ስንል ሰውን በሰው ዳራጃ ብናይ ደግሞ አብዛኛው ጊዜ ወንደ ላጤ ወጣትና ህፃናት ናቸው አብዛኛው ጊዜ መንገድ ላይ ምግቦችን የምንገዛው ምግብ ብቻ አይደለም መንገድ ላይ እኛ ሀገር የሚሸጠው የተለያዩ አትክልቶች ሊሸጡ ይችላሉ የተለያዩ አይነቶች ብዙዎቹ መንገድ ላይ የሚሸጡ አሉ የተጠየቅነው ጥያቄ ምግብ ስለሆነ ምግቡ ምን አይነት ምግቦች ይሸጣሉ የሚለውን እናያለን እና ምን አይነት ምግቦችን መንገድ ላይ ትገዛለህ የሚለውን እናያለን ለምሳሌ እኔ በትንሹ ስጀምር መንገድ ላይ የምገዛው በቆሎ እገዛለሁ። በቆሎ እንደ ምግብ ብናየው ለምሳሌ አብዛኛው ጊዜ እኛ ሀገር አንፃር የተለያዩ መንገድ ለሚሰሩ ስራዎች አሉ ምግብ ነክ ሆኖ የተለያዩ የስራ እድል ለተለያዩ ሰው የፈጠሩ አሉ ለምሳሌ በቆሎ በመጥብስ መንገድ ላይ ላይ ሆኖ የሚተዳደሩ ሰዎች አሉ። ኼነዛ ጋር ገዝተን በቆሎ እንበላለን ማለት ነው። ሁለተኛው ደግሞ እንትን አለህ እርጥብ አለህ እርጥብ መንገድ ላይ አብዛኛውን ጊዜ መንገድ ላይ ከሚሸጡና ታዋቂ የሆኑ ከምግቦች አንዱ እርትብ ነው ስለዚህ እርጥብ በመንገድ ላይ በመግዛት እንመገባለን እርጥብ ለምሳሌ ቤት ሄደህ እራት ሰርተህ ከምትበላ መንገድ ላይ ስታልፍ ወይም እሸት ከስራ ስንመለስ አንድ እርትፍ ገዝቼ ብሄድ በጣም የተሻለ ነው ምክንያቱም ምግብ ሰርቼ ከምበላ ይልቅ አንድ እርጥብ ገዝቼ ብበላ በጣም አሪፍ ነው ሁለተኛ ደግሞ ምግብ ከመንገድ ላይ በምንገዛበት ጊዜ ለዛ ሰውዬ እያገዝነው እየረዳነው አይዞህ እያልነው እንደሆነ በጣም በዛ አጋጣሚ ሰውን መርዳትም ሊሆን ይችላል ማለት ነው መንገድ ላይ ምግብ መግዛት ሌላኛው ነው ዋነኛው ትንንሽ አይነቶች ስራ አይነቶች አሉ መንገድ የሚሸጡ ምግቦች ለምሳሌ ልክ እርጥብ እንዳልነው ሌላም ብዙ አይነት ምግቦች አሉ። ስለዚህ እነዚህን ምግቦች አብዛኛው ጊዜ ሰው ልጅ ገዝቶ ይመገባል አንዱ ስራ ያቀላል ማለት ነው ለምሳሌ መንገድ ስናልፍ እነዚህን በመግዛት የቤትን ወጪን እንቀንሳለን አራት ሰርታን እሳት አያይዘን ከምንበላ ይልቅ ልክ እነዚህን የደረሱ ምግቦችን ገዝቶ በመሄድ ቤት ላይ ብንመገብ የተሻለ ነው ስለዚህ መንገድ ላይ አብዛኛውን ጊዜ የሚገዙ ሰዎች ወጣቶች ህፃናቶች እና ወንደላጤዎች ናቸው ምክንያቱም ትልልቅ ሰዎች አብዛኛው ጊዜ ምግብ ከመግዛት ይልቅ ቤት ላይ አዘጋጅቶ መብላት ነውና ደስ የሚላቸው ስለዚህ እነዚህ ምግቦች በተለይ ለወንደላጤ ሰዎች የሚሆኑ ምግቦች ስለሆኑ አብዛኛው ጊዜ እነዚህን መግቦችን የሚገዛ ሰው ሚስት የሌለው ቤተሰብ የሌለውና ገና ዶርም አካባቢ የሚኖር ሰው ነው ሌላኛውና አብዛኛው አሁን እርጥብ ብናይ እርጥብ አብዛኛው ጊዜ የሚሸተው መንገድ ላይ ዩኒቨርሲቲ አካባቢዎቹ በጣም መንገድ ላይ ላይ ዩኒቨርሲቲዎች ላይ እርጥቦች ይሸጣሉ ምክንያቱም የዩኒቨርሲቲ ተማሪዎች አብዛኛው ጊዜ እርጥብ በመግዛት እርጥብ በመብላት ይታወቃሉ። ምክንያቱም አብዛኛው ጊዜ የዩኒቨርሲቲ ተማሪ ወንዶችን ብናይ ጂም በሚሰሩበት ጊዜ ስለሚርባቸው የ ካፌ ምግብ ስለ ብቻ ስለማይበቃቸው እርጥብ በመግዛት ይመገባሉ ማለት ነው ስለዚህ አርትብ መብላት በጣም ደስ የሚልና የመንገድ ላይ ምግቦች አንዱ ነው

በመስመር ላይ ሙዚቃ ትሰማለህ? በመስመር ላይ ሙዚቃ እሰማለሁ አብዛኛው ጊዜ። ወክ በማድረግበት ጊዜ መስመር ላይ ሙዚቃ እሰማለሁ ምክንያቱም ይሁን ሙዚቃ በመስማት የተለያዩ ትኩረት ከሚስቡ ነገሮች ላይ መከላከል ማለት ነው። ሁለተኛው ደግሞ ኤስፖ አካል ብቃት እንቅስቃሴ አብዘኛው ጊዜ። ስፖርት ደር መንገድ መንገድ ላይ እሰራለሁ ማለት ነው። ስለዚህ የዛን ሰዓት አብዛኛው ጊዜ ሙዚቃ ለስለስ ያለው ሙዚቃዎች ላይ ነው የምሰራው። ሌላኛው መስመር ላይ ሙዚቃ ትሰማለህ? ጥሩ ጥያቄ ነው። ለምሳሌ መኪና በሚሄድበት ጊዜ መስመር ላይ ሙዚቃ እሰማለሁ ማለት ነው። እነዚህ በተለይ አገር አቋራጭ መኪናዎች ረጅም ጉዞ መኪናዎች በምንሄድበት ሰዓት ሙዚቃ ካልሰማን በጣም ይደብረናል። እና ስለዚህ ሙዚቃ መስመር ላይ በጣም በጣም የተለመደ ነው። በተለይ መኪና ውስጥ ስንሄድ የተለያዩ መኪኖች ላይ የራሳቸው የሆነ ሙዚቃ አላቸው። እና እነዚህ ደግሞ በምንሄድበት ጉዞ በምንጀምርበት ሰዓት ይከፈታል። እነዚህ አንዱ ጥቅሙ ምንድነው? ሁለተኛ ጥቅም አላቸው እነዚህ። መስመር ላይ መስመር ወይም በምንሄድበት ሰዓት ሙዚቃ መስማት አንዱ ጥቅም ምንድነው? ረጅም ጉዞ በምናደርግበት ጊዜ ሳናስበው የሙዚቃ እያዳመጥን ስሜታችንን አእምሮአችንን ከሙዚቃ በማድረግ መንገድን እንገፋለን ማለት ዋነኛው ጥቅሙ። ሁለተኛው ደግሞ የሚያመው ሰው አይነት ካለ ይሄንም ያመኛል ብሎ ከሚያስብ ይልቅ ጉዞ ላይ ያመኛል ብሎ ከማሰብ ይልቅ እነዚህ ሙዚቃዎች ላይ አእምሮውን በማድረግ እንዲጓዝ እንዳይሰለች ረጅም ጉዞ እንዳይሰለች እነዚህ ሙዚቃዎች ይረዱናል ማለት ነው። ሁለተኛ ደግሞ ወክ ብናደርግበት ጊዜ ወይም መስመሮች ላይ ስፖርታዊ እንቅስቃሴዎችን በምንሰራበት ጊዜ ሙዚቃ መስማት በጣም ጠቃሚ ነው። ምክንያቱም የተለያየ ትኩረት ከሚያደርጉን ነገሮች ላይ ሙዚቃ በማዳመጥ ትኩረታችንን ሙዚቃ ላይ በማድረግ የምናደርገውን እንቅስቃሴ ሊሆን ይችላል። ወክ ሊሆን ይችላል እዛ ሙዚቆችን በመስማት ጥሩ መስራት መሄድ ሙዚቃዎች ላይ አብሮ በመሄድ በመስመር ላይ ሙዚቃ እሰማለሁ በዚህ ጥያቄ መሰረት አዎ ነው መልሴ።

የምትወደው አትክልት ምንድነው? የምወደው አትክልት አይነት ብዙዎቹ ነው መልጠላው አትክልት የለኝም። በመጀመሪያ ስለዚህ አብዛኛው ጊዜ አትክልቶችን እወዳለሁ ሁሉንም አይነት አተክልት እወዳለሁ። ስለዚህ አተክልት ስለምወድ አብዛኛውን ጊዜ አተክልቶችን እኔ ራሴ ነው በቤት አካባቢ ዘርቼ አንከባክቤ ለምግብና ለመሸጥ ራሱ አደርጋችኋለሁ ማለት ነው። እኔ አታክልት የምወድ ሰው ስለሆነ አብዛኛው ጊዜ እንዲዉስ አታክልቶችን በመንከባከብ እና የተለያዩ አታክልቶችን በመዝራት አንድ ለቤቴ ለምግብ አረጋቸዋለሁ። ሁለተኛ ደግሞ በኢ የገቢ ምንጭ እንዲሆኑ አደርጋችኋለሁ። ምክንያቱም አትክልቶች ላይ ብዙ ነገሮችን እናገኛለን እናገኛለን አታክልት ላይ ምን ምን እናገኛለን አታክልት ለሰው ልጅ ብዙ ጥቅም አለው ስንል እነዚህን ጥያቄዎች ማየት እንችላለን። አትክልት ላይ ብዙ ጥቅሞችን እናገኛለን አንደኛ አትክልት በምንመገብበት ሰዓት የተለያዩ ጥቅሞች አሉት ለምሳሌ የበሽታን የመከላከል ሀክም ጉልበት እንዲሰጡ ያደርጉናል። እና የተለያዩ አታክልቶች የተለያዩ ምግቦች ጋር አብሮ በመሆን እንድንበላቸው እንገላጋለባቸዋው። ለምሳሌ ሙዝን በዳቦ ብንበላ አንዱ ያታክልት ዘር ሙዝ ስለሆነ ሙዝ ከሌላው ምግብ ጋር በመዋሃድ ምግብነት ይዉላል ብቻውን እንመገበዋለን ሌላ ምግብ ጋም አብረን እንበላዋለን። ሁለተኛው እና እንደ ማደግ ላይ ላሉት አጋራት አንዱ የምናየው አትክልቶቹ አብዛኛው ጊዜ አትክልት ስራ ላይ እንዲሰማሩና ለሰው ልጅ የስራ መስክ ሆኖ ያገለግላሉ። ስለዚህ ይሄ ደግሞ በጣም አሪፍ እና በጣም ትልቅ አድቫንቴጅ ነው ወይም ጥቅም ነው። ስለዚህ የስራ እድል ሆኖ ያገለግላሉ ማለት ነው። ለምሳሌ አንድ አታክልተኛ አታክልት በብዙ በመዝራት ለራሱ ይሆናል ሁለተኛ ለገበያ ያቀርባል ማለት ነው። ይሄ ደግሞ ሁለት ነገር አንዱ ለራሱ ለምግብነት ያውላል ሁለተኛ ደግሞ ገቢ ያገኙበታል ማለት ነው። ሶስተኛው ጥቅም ደግሞ ገቢ አግኝቶ ለገበያው ያጠግበዋል ማለት አቅርቦት ያደርግና ለፈላጊዎች ይሰጣል ይሸጣል እነዚህ ስለዚህ ለሀገርም ይጠቅማል ማለት ነው። ስለዚህ የምትወደው አታክልት አለ ምንድነው? ምንም በቃ ሁሉንም አታክልት እወዳለህ? በቃ እንትን ጥያቄውን ጠቅለን ማድረግ ስላለብኝ የምወደው አንድ አታክልት አይነት ይኸው ሙዝ ብዬ ብወስድ አሪፍ ነው። ምክንያቱም ሙዝን የምወድበት ምክንያት ምንድነው ብዙ ሙዝ በብዙ መግቦች ጋር አብሮ በመሆን እነዛ ምግቦችን እንድንበላ ይረዳናል። ብቻውን ራሱን እንድንበላ ያግዛል። ስለዚህ ሙዝ ከምወደውና በጣም ከምወዳቸው አተክልቶች አንዱ ነው። ላራሴ

በብዙ ዝም መካከል መሆን ትናጫጫለህ አይ ብዙ ዝም መሃል መዋል በጣም ደስ የማይል ነው። ምክንያቱም በብዙ ዝም መሃል ስትሆን አንዱ ያስጨንቃል ሁለተኛ ደግሞ የተለያዩ በሽታዎቹ ሊተላለፉብህ ይችላል በብዙ ዝም መዋል ሲባል አሁን ለምሳሌ ትናጫጫለህ አይ ብዙ ዝም መሃል መዋል በጣም ደስ የማይል ነው። ምክንያቱም በብዙ ዝም መሃል ስትሆን አንዱ ያስጨንቃል ሁለተኛ ደግሞ የተለያዩ በሽታዎቹ ሊተላለፉብህ ይችላል በብዙ ዝም ሲባል አሁን ለምሳሌ ይሄ ደግሞ በጠም ለኛም ጥሩ አይደለም ጥቅም የለውም። ምክንያቱም ብዙ በዚህ መካከል በምንሄንበት ሰዓት ለምሳሌ ጉንፋን አይነት ቨይረሶች ካሉ ከአንድ ሰው ካለ እዛ ዝም መሃል ሁሉ ይወርሳል ይተላለፋል ማለት ነው ስለዚህ ከብዙ ዝም ማካከል አልሆንም መሆን አይመቸኝም ምክንያቱም መሆን ማልቼልስ ያህል ማልወድበት ምክንያቶችን ቅድም እንዳልኩኝ የተለያዩ በሽታዎች ልተላለፉብህ ይችላል ጥቅምም ጉዳትም ማየት እንችላለን እዚህ ጉዳቶችን ስናይ ቅድም እንደተናገርኩ የው በሽታ ካለ በሽታ ይታለፈን ነው ሁለተኛው ደግሞ በመጫነቅ ጊዜ የአየር ሰብአዊ እንዲዛባ እናደርገዋለን ሁሉም ዝም አልሰጠውም ሁሉም ስለሚያወራ አብዛኛው ጊዜ ከሰውነታችን የሚወጣው ካርቦንዳይ ኦክሳይድ ብቻ ነው የሚኖረው ምቹ ኦክስጅን ልናገኝ አንችልም ስለዚህ ይሄ ደግሞ በሙቀት ያጋልጣናል ማለት ነው። ከጥቅም አንፃር ስናይ በብዙ ብዙ መካከል መሆን ጥቅሙ ምንድነው የተለያየ ህዝብ ላይ ስትታወይ የተለያየ አስተሳሰብ ያለው ህዝብ ልናገኝ እንችላለን ይሄ ደግሞ አንዱ ጥቅም ነው ምክንያቱም የተለያየ አስተሳሰብ ያለው ሰው ጋር ስንሆን ጥሩ ጊዜ እናሳልፋለን የዛን ሰው ባህል እንትኑ እንወርሳለን ያንን አርዛይቤ አንድ ችግር ሲገጥሙ ይሄን ችግር እንዴት መውጣት እንዳለብን ብዙ ነገሮች አሉና ስለዚህ አብሮ መሆን ብዙ ጥቅም አለው። ከብዙ ጥቅም አሁን ቅድም እንዳወራነው ነው። ስለዚህ በዚህ ጥያቄ መሰረት እኔ አይመቸኝም ነው።

ገመድ መጠቀም ታውቃለህ? አዎ! ገመድ ማለት መጀመሪያ ገመድ የሚለውን ትርጉም ስን ስንገልጽ ገመድ ማለት ከተለያዩ ማዳበሪያዎች ሊሆን ይችላሉ፣ ልጥ ሚባል ሊሆን ይችላሉ ሚፈታሉ ነገሮች ናቸው። ታንከመ ታቃለህ ኦዎ! ብዙ ጊዜ ገመድ የምንጠቀምባቸው ስራዎች አሉ እኛ አካባቢ ለምሳሌ በትንሹ ስንወስድ የቤት እንስሳን እናስርባቸዋለን ማለት ነው። ለምሳሌ በጎች፣ ፍየሎች፣ ከብቶችን በገመድ በማሰር ቤት ላይ የተለያዩ ጥቅማ ጥቅሞችን እናገኝበታለን ለምሳ ሳሌ ማታ ማታ ከብቶችንና ፍያሎችን አስረን እናሰድርበታለን፣ ሁለተኛው ደግሞ እንስሳትን ገበያ ስናወጣ ነድተን ከመሄድ ይልቅ በገመድ በመስራት እየጎተተነ ገበያ እንወስዳቸዋለን ማለት ነው። ሌላኛው ደግሞ ገጠር አካባቢ ክፍል ያለው ስራ ቦታ ስሄድ የተለያዩ ሰብሎችን በገመድ በማሰር እ እንጠቀምበት እንገላገልበታለን ማለት ነው፣ ሌላኛው ደግሞ ውሃ የምንቀዳበት ሰዓት በተለያዩ ገመዶችን በመጠቀም እንቀዳበታለን እናስርበታለን ማለት ነው፣ ሁለተኛው ደግሞ ለምሳሌ ቤት ሲገነባ ፎቆች ሲገነቡ የተለያየ ብረቶችን በገመድ በማሰር ስራ መስሪያ እናደርገዋለን ማለት ነው። ገመድ ዘርፈ ብዙ ጥቅም አለው በትንሹ እንደዚህ ካወራው ያው የገመድ ጥቅም በጣም በጣም አለት ተለት የምንጠቀመው ነው። ገመድ ስንል ሌትሰይ ጫማም ሊሆን ይችላል መሳሪያ የሆነው ሁሉ ገመድ እንለዋለን። ስለዚህ ገመድ አብዛኛው ጊዜ እጠቀማለሁ፣ አውቃለሁ

በባህላችን ሰርግ እንዴት ይከናወናል? በባህላችን ሰርግ በብዙ መንገድ እናከናዉነዋለን። ለምሳሌ ብናይ ሰርግን በሁለት እንከፍለዋለን። ዛሬ ዘመናዊ ሰርግና የድሮ ባህላዊ ሰርግ የምንለው ማለት ነው። ባህላዊ ሰርግ በጣም በጣም በጣም ወጪ የሚያስወጣ እና የቁጠባ ባህልን የሚያጠፋ ሰርግ ነው ለምሳሌ። በባህላዊ ሰርግ በጣም ብዙ ሺዎች የሚቆጠሩ ሰዎች አንድ ሰርግ ላይ ተጠርቶ በጣም እንትን የሆነ ወጪ እናወጣለን ማለት ነው። ሁለተኛው ደስ የሚልና ጥቅም እና ጉዳት አለው ባህላዊ ሰርግ ብናየው ምክንያቱም ጥቅሙ ምንድነው? ሰው ለሰው እንዲግባባ ዘመድ እንዲፈራ ዘመድን እንድናፋራ ያደርጋል። እና በጣም የመተጋገዝ ባህላችን የመረዳዳት ባህላችንን እንድናዳብር ያደርጋል። በጣም ጉዳቱ ደግሞ ስናየው ባህላዊ ሰርግ በጣም ወጪ እንድናወጣ ለወጪ እንድንጋለጥ ታጋቢ ሙሽራዎች ደግሞ ለነገ ስራዬ የመፍጠር አቅም እንዳይኖራቸው ምክንያቱም በጣም ስለሚ እንትን ለወጪ ስለሚደረጉ ለነገ ቤት ለመስራት በጣም ይከብደችኋል ማለት ነው። ስለዚህ ባህላዊ ሰርግ እንዴት እንደሚከናወን ስናይ ለምሳሌ በድሮ ጊዜ ሙሽራዎች የሚሄዱበት የነበረ በእግር ነው። በእግር አብዛኛው ጊዜ ሙሽራ ሙሽሪቱም ሲጓዙ የነበረው በእግር ነው። ትንሽ ተሻሽሎ መጣና የገማ ከብቶችን መጠቀም የጀመሩበት ጊዜ ደግሞ አለ። ምክንያቱም ሙሽራና ሙሽሪቱ በጋማ ከብቶች ወይም በቅሎች ፈረሶች ሲጫኑ ሌላኛው ሰርገኛው ደግሞ በእግር በመጓዝ እንትን ይከናወን ነበረ። እና አሁን ዘመናዊ መኪኖች ሳይመጡ በባህላዊ ሰርግ በጣም አሪፍ ነበር በጣም ደስ ይላል። ደስ የሚለው ሰው ጋር ያለን ጉርብትና ዝምድናው ምኑ ምኑ ምኑ የሚተርፈን እንጂ በጣም በወጭ ይጎዳናል ማለት ነው